ማብሰል ትችላለህ ወይ? ነው አዎ በደንብ አበስላለሁኝ በተለይ ደግሞ ለራሴ መመገብ ያሉብኝን ምግቦች ራሴ ሳበስላቸው ነው የምወደው። ማብሰል የእለት ተእለት ተግባሬ ነው በየቀኑ ነው የማበስለው። ሁልጊዜ የማደርገው ነገር ነው እና ማብሰል እችላለሁኝ። በየቀኑ ነው የማበስለው ማለት ነው።

በየትኛው ቀን ወደ ገቢያ ትሄዳለህ ነው? ብዙ ቀን በ ወር አንዴ ነው ምሄደው እሱንም ደግሞ ቅዳሜ ላይ ነው። ሚክኒያቱም ቅዳሜ ላይ ስራ አይኖረኝ ካለኝም ደግሞ ግማሽ ቀን ነው ሚኖረኝ። ስለዚህ ገበያ ለመሄድ እና ለመገበየት ሰፊ ጊዜ አለኝ ማለት ነው። እና ብዙ ጊዜ ቅዳሜ ነው ምሄደው

ሌሎችን መርዳት ትወዳለህ ነው? አዎ በሚገባ በህይወቴ በጣም እወደዋለሁ። ከምለው ነገር በዋነኝነት የምጠቅሰው ሰዎችን መርዳት ነው። በየትኛውም ቦታ የስራ ቦታ ሊሆን ይችላል የእምነት ቦታ ቤተሰቤ ጋር የትኛውም ቦታ ላይ ሰዎችን እንደመርዳት። በህይወቴ የሚያስደስተኝ ነገር የለም።